ብስክሌት ትጋልባለህ ዋው በጣም ደስ የምል ጥያቄ? ብስክሌት በጣም ነው የምወደው እኔ የምገርመው በጣም በጣም ከምንም በሌ እንደውም የሚገርመው መኪና መንዳት አልወድም። ግን ብስክሌት መንደት በጣም ደስ ይለኛል። መኪና በጣም የተለያዩ መኪኖች አሉ ከትንሽ እስከ ትልቅ መኪኖች አሉ። ግን ድሮ ግን የምመኘው የነበረው የሚገርመው አምስተኛ ክፍል ስድስተኛ ክፍል ሳለሁ በቃ። ብስክሌት መንደት በጣም ከምንም ላይ ያስደስተኝ ነበር። እሱን ደግሞ ለመልመድ በመሰረቱን እኔ ብስክሌት የለመድኩትኝ አምስተኛ እና ስድስተኛ ክፍል ሳለሁ። ነው ሰባተኛ ክፍል ሳለሁ ነው የለመድኩትኝ በጣም ብዙ ጊዜ ፈጅ ፈጅቶብኛል። የሚገርመው ሰዎች ሲጋልቡ ሳይ በጣም እቀናለሁ በቃ። በቃ ሰዎች ስጋልቡ ምናምን ሳያቸው ሳይክሎች በቃ እንዴት? እዛ ላይ ገጠር ነው የምንማረው እና ትንሽዬ ከተሞች አሉ ደግሞ እዝያ ጋር የሆነ ሳይክል የምያለማምዱ ምናምን ሰዎች አሉ። እነሱ ጋር ለመለማመድ በጣም ደስ ይለኝ ነበር። እና በጣም ብዙ ጊዜ ፈጅቶብኛል የሚገርምህ በጣም ብዙ ጊዜ። ያ ማለት ደግሞ ሁልጊዜ ያው ጊዜ ሰጥቼ ስለማልማመዱ ነው ስለ ለ ስለማልመ ስለማልመድ መለማመዱን ስለማልችለው ጊዜ ሰጥቼ ስለማልለማመድ በጣም ጊዜ ወሰደብኝ። እና። የሆነ በቃ ሁለት ሶስት ቀን እለምዳልሁ ከዛ እተወዋለሁ የሆነ ሁለት አንድ ሳምንት ሁለት ሳምንት ይፈጃል። ከዛ ዞሬ እረሰዋለሁ መልሼ እንጂ ቀን በቀን ልምምዱን ቢቀጥል። ያን ያህል የሚፈጅ ጊዜ አይመስለኝም ነበር እኔ እንደኔ ሀሳብ አሁን ስረዳው። ግን በጣም ጊዜ ፈጅቶብኛል። እወድቃለሁ እግሬ ሆኖ ይሰባበራል ምናምን እንደዚህ ይላላጣል ምናምን ይደማል ምናምን እሱ እሱን እየታገስኩ ነው መጨረሻ ለመድኩት በደንብ እስከ ስምንተኛ በደንብ ለመድኩትኝ። ከዛ ደግሞ ዘጠኝ አስር ስመጣ። ስ ዝም ብዬ እየነደሁ ቆየ ወደ ዩንቨርስቲው ሰዓት ደግሞ ሞታሮችን መልመድ ሞታሮች አሉ ግቢዎች አከባቢ የሚያለማምዱ እና እነሱን ደግሞ መንዳት ደስ ይለኛል። ሞተር ደግሞ እንግዲህ ከሳይክል የበለጠ እንደ ሆን አየሁትኝ እንዲሁም ሳይክሉን ደግሞ ከዚያ ቦኃላ ተውኩትኝ። አሁን ደግሞ እንግዲህ ሞተሮችን በአዲስ መንዳት በጣም ደስ የምል ነገር ነው ሞተር በጣም ያዝናናል ደስ ይላለ መጋለብ ምናምን። ሳይክል ደግሞ እንደሚባለው ሰይክል በመሰረቱ ይታዘዛል አንግዲህ በተለይ አንዳንድ ዶክተሮችን ያዛሉ። ያው ሳይክል በጣም ጠቃሚ እንደሆነ በጣም ጠቃሚ ነው እንዲሁም አንዳንድ ሀገሮች በጣም ሰክልን የሚጠቀሙበት ቦታ አለ። በጣም ከምን ከምንም በለይ ሰይክልን ይጠቀማሉ። ነው እና ደስነው ያለኝ። እና ሳይክልን የለመድኩበት መንገድ። ቀደምታ ነው አምስተኛ ስድስተኛ ክፍል ሳለሁ አሁን ላይ ደግሞ እንግዲህ ሞተሮችን እነዳለሁ ሌሎችን ደግሞ ከፍ እያልኩኝ ለመንዳት እፈልጋለሁ እኔ። ደስ ይለኛል። በተለይ ሳይክል በጣም ደስ ይለኛል በቃ። እንዲሁም አንዳንድ ሀገሮች በጣም ሰይክል የበዛባቸው ከመኪና ይልቅ ሳይክል የበዛባቸው አሉ አንዳንድ ሀገሮች እና በመረጃ ሳይክል የምወዱ ሀገሮች አሉ በቃ በጣም ደስ የሚል እና ሳይክል አንደኛ ስፖርት ነው። ደስ ይላል ለሰውነት ውፍረትም ለትላልቅ አካል እንቅስቃሴም ደስ ይላል በቀ በጣም ብዙ ዘዴዎች ይመከራል እና። ከዚህ ውስጥ እኔም እንግዲህ እኔም ደስተኛ ነኝ በጣም የምፈልገው ነገር ነው። ሳይክል በጣም እወዳለሁ ከሱም አልፎ ሞተሮችን ለምጃለሁ ሌሎች እንግዲህ ባጃጆችንም የተለያዩ መኪናዎችንም ለመልመድ እፈልጋለሁ ስሜቱም አለኝ ቀጥላለሁ ትልቅ ተስፋ አለኝ በመሰረቱ ትልቅ ተስፋ አለኝ መሽከርከር ነገር ተስፋ አለኝ። እንግዲህ አሁን የአቅም እጥረት የገንዘብ እጥረት ስለገጠመኝ ነው እንጂ እኔ ተስፋ አለኝ ብዬ አስባለሁ ለወደፊቱም እና እንግዲህ ሳይክል ማለት በጣም ደስ የሚል ነው። እና ለጥያቄው እንግዲህ ብስክሌት ብስክሌት ተጋዝን ትጋልባለህ ለሚለው። ብስክሌት እንደምወድ ነው እንግዲህ የሚያመለክተው። አሁንም እነዳለሁ እስካሁን ድረስ ራሱ እነዳለሁ የሚገርመው እነዳለሁ የሆነ መዝናኛዎች ቦታ ሲሄድ ሳይክሎች። ብስክሌቶች ሞተር ሳይክሎች የሚያ የሚያከራዩ አሉና። እነሱ ጋር እየተከራየሁ ምናምን እነዳለሁ። ያው እንግዲህ ደስ ስለኝ ለመዝናኛ ነው የምጠቀመው ሁሌም ባይሆንም አልፎ አልፎ ምናምን እንደዚህ ከስራ በኋላ ምናምን አስራ አንድ ሰዓት ምናምን እንደዚህ አካባቢ። ማታ ላይ ከስራ እረፍት በኋላ ወይ ቅዳሜ በተለይ እሁድ እሁድ አከባቢ ምናምን ወጥተን ያው እንዝናናለን። እሱ ትልቅ ነገር ነው ደስ ይለል እና ከዛ ጋር አያይዞ ነው የሚሄደው። እና ጥያቄው ደስ ይለኛል እንግዲህ እሱን ሳይክል የመንዳት ፍቅር አለኝ ብዬ አስባለሁ እንደኔ። ቀጣይ ደግሞ እንግዲህ ወደ በጃጆች ወደ የህዝብ መመላሻ አውቶቢሶች። አባዱላዎች ሀይሩፎች ምናምን የጭነት መኪናዎች ምናምን እንግዲህ ቢለመድ። አሪፍ ነው ብዬ አስባለሁ። እና ሳይክል የቀ የለመድኩት በጣም በቀደመት። አምስተኛ ስድስተኛ ክፍል ሳለሁ ነው የለመድኩትኝ። አሁንም ሙያው አይጠፋም እና መንዳት እፈልጋለሁ እነዳለሁ በቃ ደስ ስለኝ እነዳለሁ ደስ ስለኝ እተወዋለሁ እያ አይነት ነው ያለው ነገር። እና እንደዚያ ነው ደስ ይላል ብዬ አስባለሁ። እኔ እንግዲህ ሳይክል በጣም ወሳኝ ነው ለሰው ልጅ ሁሉ እንደ ስፖርት እንቅስቃሴ ስለሆነ ደስ ይላል። ብዬነው የማስበው እኔ። ሁሌም እነዳለሁ